እጅ እጅ ማለት እንግዲህ የሰው ልጆች የአካል ክፍል ነው ከሰው ልጆች የአካል ክፍል ውስጥ አንዱ ነው እጅ የምንለው ነገር ማለት ነው እና ያው የሰው ልጆች የተለያዩ አካል ክፍሎች እንዳላችሁ ይታወቃል ከነዛ መካከል አንዱ እጅ ነው ያው የሰው ልጅ በተፈጥሮ ወይንም በተለመደው መንገድ ወይንም መደበኛ ማለት ነው በአደጋ ወይንም በሌላ ምክንያት ወይንም በአንዳንድ ምክንያት ካልሆነ በስተቀር መደበኛ የሚባለው ወይም የተፈጥሮ የሰው ልጅ ሁለት እጅ አለው ግራና ቀኝ የሚባል ማለት ነው እና እነዚህ ሁለት እጆች ይኖሩታል ማንኛውም ሰው ሲወለድ ያው ከአንዳንድ የተፈጥሮ ምክንያቶች ወይንም ሌላ ሰው ሰራሽ አደጋዎች ሊሆን ይችላል በተፈጥሮ አደጋዎች በነዛ ምክንያት ካላጣው ያው አብዛኛው ሰው እንግዲህ ሁለት እጅ እንዳለው ይታወቃል ሲወለድ ማለት ነው አንዱ ቀኝ እና ግራ ማለት ነው እነዚህ እጆችም እንግዲህ የሚተጣጠፉ ሁሎችም አምስት አምስት ጣቶች አሏቸው እነዛም ጣቶች የሚተጣጠፉ ወይም የሚዘረጋጉና የሰው ልጅ እንደፈለገ ሊያንቀሳቅሳችው ወይም ሊጠቀማቸው የሚችል ጣቶች ናቸው ማለት ነው እንግዲህ ያው እንደምናውቀው እጅግ ልዩና ድንቅ የሆነ ፍጥረት ነው ያው የሰው ልጅ በዛ ላይ ደግሞ እነዚህ እጆች ያው እጅ ለሁለት ይታጣፋል ለሶስት መተጣጠፍ ይችላል የመጀመሪያው ጉልበታችን ላይ ያለው ከዛ ከትካሻችን ያለው መተጣጠፍ እና መንቀሳቀስ የሚችል ነው ከዛም የእጃችን መዳፍ እና አጥንት የሚገናኝበት ከዛ ደግሞ ጣቶቻችን እያንዳንዳቸው እንደፈለግን እንድናቀሳቀሳቸው እና እንደፈለግን ልናዛቸው ወይንም የፈለግነውን ነገር እና እንዴም ልናደርግባቸው እንችላለን ማለት ነው እንግዲህ መዴበኛው ወይንም ደህና እጅ የሚባለው ወይንም ጤነኛ እጅ የሚባል እጅ ማለት ነው እና እንግዲህ ይሄ የሰው ልጅ ባ እጅ የሰው ልጅ የአካል ክፍል ነው ማለት ነው ይሄ እጅ የምንለው ከሰው ልጆች የአካል ክፍል ውስጥ አንዱ ነው የሰው ልጆች እንግዲህ ይሄን እጃቸው ለተለያየ ነገር ይጠቅማቸዋል ማለት ነው እንግዲህ ዋነኛውና ከሁሉም ቀዳሚ ሊሆን የሚችለው ያው ለመመገብ ይጠቀሙበታል የሰው ልጆች ውሃ ለመጠጣት እንዲሁም ምግቡን ተቆርሰው ለመብላት በእጃቸው ይጠቀማሉ ማለት ነው ማንኛውም እጅ ያለው ሰው እንግዲህ በእጁ ነው የሚበላው ወይም የሚጠጣው ማለት ነው እና ለዚህ ይጠቀሙታል ሌላኛው ደግሞ የፈለጉትን ስራ ለመስራት በእጅ የሚሰራ ስራ ማንኛውንም ስራ ለመስራት ይጠቀሙበታል ማለት ነው የትኛውም ስራ ይሁን እንግዲህ የጉልበት ስራም ይሁን ወይንም የአእምሮ ስራም ቢሆን በእጅ ተነካክቶ ነው የሚሰራው ያው በኮምፒውተር የሚሰራ አንድ ሰው እንግዲህ በጣቶቹ ኮምፒውተር የኮምፒውተሩን ቦርድ ወይንም መፃፍያ እየነካካ ካልሰራ በሌላ መንገድ በምንም ሊሰራ አይችልም ወይንም ወይንም በሌላ በምንም ተች አድርጎ ሊሰራ አይችልም ማለት ነው ስለዚህ ይሄ እጅ የሚባለው ነገር እጅግ ጠቃሚና አስፈላጊ ነው ማለት ነው ለሰው ልጆች የዋና ነገር ነው ማለት ነው ያው እንግዲህ የአንድ እጅ እንኳን ቢኖረን ወይም አንድ እጅ የሰው ልጅ በተለያዩ በአደጋ በሰው ሰራሽ ሊሆን ይችላል እንዲሁም በተፈጥሮ አደጋ ሊሆን ይችላል በእነዛ አደጋ ምክንያት ቢያጣው እንኳን አንድ እጁን ምን ያክል ሊቸገር እንደሚችል ወይም ምን ያክል ስቃይ ምን ያክል ችግር ሊደርስበት እንደሚችል መገመት አያዳግትም ማለት ነው እና ይሄ እጅ የሚባለው ያው የተለያዩ ስራዎችን ለመስራት የጉልበት ስራ ሊሆን ይችላል እንደውም በአእምሮ የሚሰሩ ስራዎች ሊሆን ይችላል እጅ ያስፈልገዋል ማለት ነው ግንበኛ ቢሆን መቆርቆሪያ እጅ ያስፈልገዋል የተለያዩ መሳሪያዎችን እንደ መዶሻ እንዲሁም እንደ ፋስ አይነት እነዚህን መሳሪያዎች ይዞ የተለያዩ ሰራዊቶችን ለመስራት እጅ ያስፈልገዋል ማለት ነው አንድ ሰው የገበሬ ቢሆን ለማጨድ የተለያዩ እህሎችን አዘርቶችን ለማጨድ ሁለቱንም እጁን ካልተጠቀመ ማጨድ አይችልም ማለት ነው በምንም መልኩ በአንድ እጁ ሊያጭድ አይችልም ማለት ነው እና እጅ ወሳኝ ነገር ነው ማለት ነው ለሰው ልጆች መግባቸውን እንዲሁም በህይወት ለመቆየት ወይንም በህይወት ለመኖር ይህ እጅ የሚባለው ነገር እጅግ አስፈላጊና ጠቃሚ ነው ማለት ነው ለእነሱ እንዲሁም የተለያዩ ስራዎችን ልብስ ለማጠብ ሊሆን ይችላል እንዲሁም ሌላውን ሰውነታችንን ወይም ሌላውን የአካል ክፍላችንን ለማንከባከብ ሊሆን ይችላል ጥፍሮቻችንን የእግሮቻችንን ጥፍሮች ለመ ለመቁረጥ ሊሆን ይችላል እንዲሁም የእጆቻችንን ጥፍር ለመቁረጥ ሊሆን ይችላል ያው እንግዲህ አንድ ሰው አንድ እጅ ባይኖረው የአንድ እጁን ጥፍር እንኳን መቁረጥ አይችልም ማለት ነው እጅ ከሌለው ስለዚህ የተለያዩ የሰውነት ክፍሎቻችንን ወይም የሰውነት አካሎቻችንን እነሱን ራሱን ለመንከባከብ እና ጤናማ ሆነው እንዲቆዩ ለማድረግ ለማጠብ ሊሆን ይችላል የተለያዩ የሚያስፈልጋቸውን እንክብካቤ ለማድረግ እጅ ያስፈልገናል ማለት ነው። እና ያው እንግዲህ እጅ የሚባለው እንደ አጠቃላይ የሰው ልጅ የአካል ክፍል ለሰው ልጆች በተለያየ ነገር የሚጠቅማቸው ወይንም በተለያየ ነገር የሚጠቀሙበት እቃ ለማንሳት ሊሆን ይችላል የተለያዩ ነገሮችን ማንኛውንም ነገር ሊያደርጉበት የሚችሉበት የአካላቸው ክፍል እንዲሁም የሰው ልጅ በተፈጥሮ ሁለት እጅ ሊኖረው ይችላል ማለት ነው ሁለት እጅ ቀኝ እና ግራ የሚባሉ ሁለቱም አምስት አምስት ጣቶች ያሏቸው እንዲሁም የጣቶቻቸው ርዝመት የ ለየ የተለያዩ አንዱ ከፍ ሊል ይችላል አንደኛው ደግሞ አጭር ሊሆን ይችላል እና ይህ የሰው ልጅ እንግዲህ በተፈጥሮ ሁለት እጅ ይኖረዋል ማለት ነው ቀኝና ግራ እጅ ማለት እንደ አጠቃላይ የሰው ልጅ የአካል ክፍል ነው ማለት ነው